ወደ የትኛው ቦታ ተጉዘህ ታውቃለህ? የሚል ጥያቄ ነው ወደ እንግዲህ ወደ ብዙ አይነት ቦታ እዚህ ሀገር ውስጥ ወደ ወደ ተለያየ ቦታ ወደ ጎንደር ወሎ ማለት ደሴ ከተማ ተጉዤ አውቃለሁ እዚህ ሀገር ውስጥ እንዲሁም ወደ ጎጃም ጉዞ አድርጌ አውቃለሁ

በመስመር ላይ ቪዲዮ ትመለከታለህ? አዎ አዲስ አበባ አካባቢ እንግዲህ በሰፊ ስክሪኖች ቪዲዮ አይቼ አውቃለሁኝ። እንደውም በስቱዲየሞች አካባቢ ስክሪን ላይ ቪዲዮ አይቼ አውቃለሁ። ስለዚህ አይቼ አውቃለሁ

በምን ትመገባለህ? ለሚለው የምመገብበት እቃ እንግዲህ በሳህን በትሪ እና እንዲሁም በእጄ ነው በብዛት የምመገበው። ስለዚህ በማንካዬ መመገቡ ልምድ የለኝም። በሳህን በእጄ ነው የምመገበው ማለት ነው።

ሻማ ማብራት ትወዳለህ? ለሚለው አዎ ሻማ ማብራት እወዳለሁ። በበዓል በወራቶች በዓላት ቀኖች ላይ እንዲሁም በልጅ ልደቶች ላይ እንዲሁም ለራሴ። በሚደብኝ ቀን ሻማ አበራለሁ እና ስለዚህ ሻማ ማብራት በጣም ደስ የሚል እንደቤትም ዲኮሬሽን ወይም ጌጥ ስለሆነ አበራለሁ

የዝናብ ውሃ ትሰበስባለህ? ለሚለው አዎ የዝናብ ውሃ እሰበስባለሁ በተለይ በክረምት ወቅት በሚዘንብበት እንግዲህ የምትጠቀመው ለልብስ ማጠቢያ ለምግብ መስሪያ በዝናብ ውሃ ነው ማለት እችላለህ። ምክንያቱም በቂ ውሃ ስሌለ እኔ ያለሁበት አካባቢ የዝናብ ውሃ በደንብ ሰበስባለሁ።

ለበጎ አድራጎት ሰርተህ ታውቃለህ? አዎ ለበጎ አድራጎት ሰርቼ አውቃለሁ በተለይ በተለያየ ድጋፍ ቤት በመስራት ሊሆን ይችላል በተለያየ ስጦታ በመስጠት በጎ አድራጎት አድርጌ አውቃለሁ እንዲሁም ለኔ ቢጤ ወይም ለደካማች አግዣ አውቃለሁ በጎ አድራጎት ሰርች አውቃለሁ አዎ

ማህበራዊ ሚዲያ ትጠቀማለህ ለሚለው አዎ ማህበራዊ ሚዲያ ተጠቃሚ ነኝ። በመጀመሪያ ፌስቡክ እጠቀማለሁ እንዲሁም ዩቲዩብ ቲክቶክ ኢንስታግራም ሊንክድይን የተለያዩ ማህበራዊ ሚዲያ ተጠቃሚ ነኝ። አዎ ተጠቃሚ ነኝ።

የስራ ልብስ ትለብሳለህ አዎ እንደ ስራ ሁኔታ የስራ ልብስ እለብሳለሁ የስራ ልብስ አስፈላጊ ስለሆነ ለደህንነት ለተለያዩም ነገር ሊከላከል ስለሚችል። የስራ ልብስ መጀመሪያ የስራ ልብሴን በመልበስ ነው እንግዲህ ወደ ስራ እምገባ ማለት ነው። የስራ ልብስ እለብሳለሁ

ሰዎችን በአይን ትመለከታለህ? አዎ ሰዎችን በደንብ በአይኔ እመለከታለሁ ምክንያቱም የተለያየ ነገር ሰዎች ቆንጆ ሊሆን ይችላሉ እንደውም መልክ የሌላቸው መልከ ጥፉ ሊሆን ስለሚችሉ በደንብ እመለከታለሁ የተለያየ ነገር ተመልክቼ አውቃለሁ እመለከታለሁ ስለዚህ

ከልጅነትህ የምትዘክረው ነገር አለ? አዎ ከልጅነቴ የምዘክረው ነገር አለ አዎ በተለይ ንግስ ሲሆን እንዲሁም ለኔ ቢጤዎች የመዘከር ብዙም ባይሆንም እዘክራለሁ እንዲሁም በዓላት የንግስ በዓላት አመት ባል በዓል ሲመጣ እዘክራለሁ እዘክራለሁ እና በቃ ይሄ ነው።

ማታ በምን ሰዓት ትመገባለህ ለሚለው ጥያቄ? ማታ እምመገበው ከሁለት ሰዓት እስከ ሶስት ሰዓት ባለው እመገባለሁኝ እራቴን በዛ ሰዓት ነው የምበላው። ስለዚህ ማታ ከሁለት ሰዓት እስከ ሶስት ሰዓት ባለው ብዙ ጊዜ እራት የመብላት ምግብ የመመገብ ልምድ ያለኝ በዛ ሰዓት ነው የምበላው።

የሸክላ እቃዎችን ትጠቀማለህ? ለሚለው ጥያቄ አዎ የሸክላ እቃዎች እጠቀማለሁ። የወጥ መስሪያ እንዲሁም ትልልቁ ድስቶችን እንዲሁም የውሃ"" ማምጫ ውሃ ከተለያየ ቦታ ከምንጭም ይሁን ከምን በሸክላ ነው የምንጠቀመው የማመጣውም እንደዛ ስለሆነ እጠቀማለሁ።

ታሪክ መናገር ትወዳለህ? አዎ ታሪክ መናገር እወዳለሁ። ምክንያቱም ከሀገራችን ያለውን ባህል የነበረውን ሁኔታ ባህሉን የተለያየ እንትኑን ማስተዋወቅ ስለምፈልግ ታሪክ መናገር ደስ ይለኛል ያስደስተኛል እወዳለሁ። እና አዎ ታሪክ መናገር በደንብ እወዳለሁ።

ጧት ወይስ ማታ? ሰው ነህ ለሚለው እኔ የጧት ሰው ሳልሆን የማታ ሰው ነኝ ምክንያቱም ማታ ነው ብዙ ስራዎችን የምሰራው ማታ ላይ ነው። ብዙ ትኩረት አድርጌ ተለያይ ስራዎችን በደንብ የምሰራው። ጧት ብዙም ከሁለት ሰዓት በኋላ ነው ከእንቅልፌ የምነቃው እና ማታ ላይ ነው። ብዙ ስራዬን የምሰራው ማታ ሰው ነኝ።

የምታስታውሰው ልዩ በዓል አለ አዎ የማስታውሰው በልዩ በዓል አለ በተለይ የፋሲካ ባዓል በጣም ከማስታውሳቸው ባአሎች አንዱ ነው። በዓል በጣም ደስ ይላል። እንዲሁም አሁን ያለው የገናና የጥምቀት በጣም የማስታውሳቸውና የማረሳቸውም እንዲሁም የአዲስ አመት መቀየሪያ በኢትዮጵያ ባዓል እቁጣጣሽ ተብሎ የሚጠራው ማለት ነው

በተፈጥሮ ውስጥ መዳመድ ትወዳለህ? አዎ ተፈጥሮ የሚያስደስተኝና የሚመቸኝ ነገር የለም። ተፈጥሮ በተለይ ዛፎች ባሉበት አካባቢ መራመድ እንዲሁም በጥላው አካባቢ ዛፎች ባሉበት መሄድ በጣም ከሚያስደስተኝና መራመድ ከምወደው ነገር ቢኖር። በተፈጥሮ መራመድ ነው። ስለዚህ አዎ እወዳለሁ

ንግድህን ለሌሎች ማካፈል ትወዳለህ? አዎ አብሮ መብላት አብሮ መጠጣት በጣም የሀገራችን ባህልም ስለሆነ በጣም እወዳለሁ። አሁን ለምሳሌ ነገ የገና ባዓል ነው እንደኛ ሀገር በኢትዮጵያ። ስለዚህ አብሬ ብዙ ሰዎች ቢያንስ ከሃያ ሰላሳ ሰው በላይ አብሬ ለመብላት ተዘጋጅቻለሁ። ከእነሱ ጋር ነው አብሬ እምበላው

ስለ በልጅነትህ መኖሪያ ቤትህን ንገረኝ? ነው የሚል ስለዚህ ይሄ ጥያቄ አሪፍ ጥያቄ ነው የምኖረው በገጠር አካባቢ ነበረ። በገጠር አካባቢ ስኖር። የምኖርበት አካባቢ ብዙ የገጠር ሰዎች ነው ያሉበት። እና ስለዚህ ገጠር ሰፊ የሜዳ ወይም መስክ ያለበት ነው በጣም አሪፍ ከብቶች። ቤሮች አብረህ እየጠበቅኩ ያደግኩበት ቦታ ነው

ትውልድ ከተማህ የት ነው? ነው የሚለው የትውልድ ከተማዬ እንግዲህ አዲስ አበባ ነው። በተለያየ ጊዜ ለስራ እዘዋወራለሁ እንጂ ትውልድ ቦታዬ አዲስ አበባ ነው። አዲስ አበባ ዙሪያ ገጠር ላይ ነው ያለሁ። ስለዚህ እዛው ገጠር አዲስ አበባ አካባቢ አሉ ግን ገጠርማ ቦታዎች ላይ ነው የተወለድኩት። እዚህ በጣም አሪፍ ነው እዛ አካባቢ ነው እድገቴ ኑሮዬ።

ጫጫታ ታገኝበት ትችላለህ። ጫጫታ የሚገኝበት ቦታ አለ። አገኛለሁ። ጫጫታ ለምሳሌ በሰርግም ይሁን በተለያየ ነገር ጫጫታ ያለበት ቦታ። እንዲሁም ካፌ ሬስቶራንት አካሄድ ሲሄድ ጫጫታ ያለበት ቦታ አገኛለሁ። ስለዚህ ጫጫታ ያለበት ቦታ አገኛለሁ

ዜናውን ከየት ታገኛለህ የሚዲያ ዜና? የማገኘው ከቴሌቪዥን እንዲሁም ከሶሻል ሚዲያ ከዩቲዩብ። ከተለያዩ ከፌስቡክ ከተለያዩ ሚዲያዎች ላይ አገኛለሁ። ከቴሌቪዥን በትኩረት የማያገኘው በጣም በሰፊው ከቴሌቪዥን ነው። ከቴሌቪዥን ላይ ነው ዜናዎችን የማገኘው

ከደንበኞች ጋር ትገናኛለህ? አዎ ከደንበኞች ጋር እገናኛለሁ በተለያየ በስራ ዘርፍም ሆነ በተለያየ ደንበኞች ባሉበት እገናኛለሁ። ከደንበኞቼ ጋር ቀን በቀን በሚቻል በሚባል ደረጃ እገናኛለሁ። ደንበኞችንም አከብራለሁ እገናኛለሁ አዎ እገናኛለሁ።

መንዳት ትችላለህ መንዳት መኪና ይመስለኛል መንዳት እችላለሁ የመንጃ ፍቃድም ስላለኝ መንዳት እችላለሁ። እንግዲህ መኪና ከሆነ አሽከረክራለሁ የተለያየም ነገር ከሆነ በጋሬም ከሆነ እሱንም መንዳት እችላለሁ። አሁን ባለው እንትን እችላለሁ ብዙ አይነት እንትን ስለለመድኩኝ ሙያ እችላለሁ

የምትወደው ስፖርት ምንድነው? ነው የሚል ስፖርት የምወደው ስፖርት የእግር ኳስ በጣም ከምወደውና ስሜታዊ ከሚያደርገኝ ስፖርት አይነት የእግር ኳስ ነው የእግር ኳስ በጣም የምወደው እና በተጨማሪም ሩጫ ሩጫ አትሌቲክስ በጣም የምወደው የስፖርት አይነት ነው ደስ ይለኛል

ቅርጫት አለህ ነው እንግዲህ በሀገራችን ከቅርቃሃ የሚሰዳ ቅርጫት አለኝ። እሱ ቅርጫት አለኝ እንግዲህ የለውም በፕላስቲክ የሚሰራው ለጊዜው ቤት የለኝም። ግን ከቅርቃሃ ተሰልስሎ የሚሰራው ወይም በቅጫጭኑ የሚሰራው የ ከቅርቃሃ ሚስተዳ ቅርጫት ግን እቤቴ አለኝ አዎ አለኝ።

ብዙ ትንሽ ሳለህ ነው የሚለው ጥያቄው ግልጽም ባይሆን። ብዙ ትንሽ የሚለውን እኔ አስተካክዬ ብዙ ትንሽ እቃ አለህ ይሁን አላውቅም። ብቻ ብዙ እቃዎችም ይሁን አለኝ። አዎ በተወሰነ ደረጃ አለኝ። ሊኖረኝም ይገባል ግድ ነው። አለኝ።

በስራ ስንት ጥሪ ታደርጋለህ? በስራ ብዙ አይነት ጥሪ ላድርግ እችላለሁ የተለየ ብዙ ቢያንስ አራት አምስት አይነት ጥሪ ላድርግ እችላለሁ በስራ ጥሪ ስንት ጥሪ ታደርጋለህ? አዎ ብዙ አይነት ጥሪ ላደርግ እችላለሁ አራት አምስት ከዛን በላይ ላደርግ እችላለሁ።

ባዶ እግር መራመድ ታውቃለህ ነው የሚለው ጥያቄ? አዎ። ሀገራችን ውስጥ በተለይ በባዶ እግራችን እስካሁን የሚሄዱም ሰዎች ስላሉ እኔም ለስራ ሲሄድ አንዳንዴ ወደ ገጠር በተለይ የሚሄድ ከሄደ በባዶ እግሬ እራመዳለሁ። ስለዚህ በባዶ እግሬ መራመድ ልምዱ አለኝ። እና እራመዳለሁ።

ስሜት ትክክል በፊት ላይ ታሳያለህ? አዎ። ፊቴን በስሜቴን በፊት ያሳያል ምክንያቱም ስናደድም ስደሰትም በፊቴ ላይ ነው የሚታወቀው። የፊቴ ሪያክሽን ነው የሚያስታውቀው ስለዚህ የፊቴ ገጽታ ያስታውቃል ያሳያል ማለት ነው። ስለዚህ አሳያለሁ በፊቴ ይታወቅብኛል

ምን ያክል ጊዜ መጽሐፍ ታነባለህ? ነው የሚለው ያው ቢያንስ በቀን ለሁለት ሰዓት መጽሐፍ የማነብበት ወቅት አለ እንዲሁም የማላነብበት ወቅት አለ ግን ቢያንስ እስከ ሁለት ሰዓት ድረስ አነባለሁ በቀን እና መጽሐፍ አነባለሁ ከሳምንትም ብዙ ቀን አነባለሁ መጽሐፍ ማለት ነው

ልብሶችህ በስርዓት የተቀመጡ ናቸው? አዎ ልብሶቼን በምችለው መጠን በስርዓት ለማስቀመጥ እሞክራለሁ እና በስርዓትም በሻንጣ ታጥፈው ተስተካክለው የተቀመጡ ልብሶች ነው ያሉኝ። ያው በሀገራችን ብዙ ልብስ እንደዚህ ትኩረት ሰጥቶኝ መልበስ ወይም ብዙ አይነት ፋሽን የመከታተል ነገር ስለሌለ ልብሶቻችን ባሉት ልብሶች ተጠንቅቀን አጥበን ነው የምንለብሰው።

የስራ አሰራሮችን ትከታተላለህ? አዎ የስራ አሰራሮችን እከታተላለሁ እንዴት እንደሚሰሩ በምን መልክ እንደሚሰሩ። የስራ አግባብ ለሰራተኛም ለኔም በጣም ምቹ የሆኑትን የስራ አስራሮችን እከታተላለሁ በደንብ የሚጠቅሙትን ብቻ እወስዳለሁ። ስራዎችን የስራ ስራ እከታተላለሁ

የይለፍ ቃልህን ትጠብቃለህ? የይለፍ ቃሌን በደንብ እጠብቃለሁ ምክንያቱም የይለፍ ቃሌ ለሌላ ሰው አሳልፌ ከሰጠሁ የመዘረፍም ሌላ ችግርም ሊኖር ስለሚችል የይለፍ ቃሌን በደንብ እጠብቃለሁ የይለፍ ቃሌን በተገቢ ሁኔታ ድብቅ ለማድረግ እሞክራለሁና ለሌላ ሰው እንዳይደርስ ለማድረግ በደንብ እጠነቀቃለሁ

የስራ ግምገማ ተደርገሃል? አዎ የስራ ግምገማ በወር መጨረሻ ላይ የስራ ግምገማ እናደርጋለን እና አዎ የስራ ግምገማ ተደርጌ አውቃለሁ ምክንያቱም በየወሩ መጨረሻ ላይ የስራ ግምገማ ስለምናደርግ የስራ ግምገማ ተደርጌያለሁኝ የስራ ግምገማ ከሌለ ደግሞ ለአንድ ስራ እድገት ብዙም አስተዋጽኦ ስለሌለው ስለዚህ የስራ ግምገማ

ማሰላሰል ታደርጋለህ? ማሰላሰል አስባለሁ አስላስላለሁ በደንብ ሀሳቦችንም ማሰላሰል እችላለሁ አስባለሁ በደንብ ተግባራዊ ለማድረግ ደግሞ ሀሳቦችንም ማሰላሰል ማሰብ ስለሚያስፈልግ አዎ በደንብ አሰላስላለሁ ማሰላሰልን አደርጋለሁ።

በብእር ወይ በእርሳስ ትጽፋለህ? ለሚለው እኔ የምጽፈው በብእር ነው አሁን ባለው በብእር ወይስ በእርሳስ ሳይሆን አሁን ባለው እርሳስ ወይም ስክብሪቶ በሚባለው ነው ያለው እንግዲህ ብእር ስክብሪቶ ነው ቀለም ያለው ነገር ስለዚህ ብዙ የምትጠቀመው በብእር ነው ማለት ነው

ሽቶ ትጠቀማለህ? ለሚለው ሽቶ ተጠቃሚ ነኝ ሽቶ በደንብ ነው የምጠቀመው ያለ ሽቶ መውጣትም ደስ ስለማይለኝ የሽቶ ተጠቃሚ የተለያየ ሽቶች ከውጪ ሽቶ ብዙም ከውጪ የሚመጣ ቢሆንም ግን ሽቶ ተጠቃሚ ነኝ በተለይ ሽቶ ለተለያየ ጠረን ሽፋን ምንድነው ለሰው ለየት ያለው ሽታ ደስ ይላል

የቪዲዮ ጥሪ ታደርጋለህ? አዎ ብዙ ጊዜ በቪዲዮ በቀጥታ በስልክ ቁጥር ሳይሆን በኢሞ በተለያዩ አፕልኬሽን በዋሳፕ ቴሌግራም ቴሌግራም አሁን ቪዲዮ አካታለሁኝ ብቻ በዋሳፕ እና በኢሞ በጣም የቪዲዮ ጥሪ አድርጌ አውቃለሁ ብዙ ጊዜ እጠቀማለሁ አሁንም ስለማደርግ

ስለ ቅርብ ጓደኛህ ንገረኝ የቅርብ ጓደኛህ አለኝ። በጣም ሁሉ ሚስጥር የማካፍለው ሁሉ ነገር የሚያውቅ እሱም እኔም ስለሱ ሚስጥር የማውቅ በደንብ የምግባባው ጓደኛ እና ሰው ሁሉ ነገሬ የምለው ጓደኛህ አለኝ። ከእሱ ጋር ሁሉም ነገር ህይወት የምናሳልፈው ከእሱ ጋር ነው።

በምን ሰዓት ትተኛለህ? ለሚለው የምተኛው ብዙ ማታ ማታ ነው። ከስድስት ሰዓት ምሽት ላይ እስከ ጠዋት አንድ ሰዓት ተኩል እስከ ሁለት ሰዓት ትተኛለህ። በዚህ ነው የመኝታ ወቅቴ በምን ሰዓት ትተኛለህ? በድጋሚ ለሚለው። በምሽት ነው የምተኛው ማታ ላይ በእኛ በኢትዮጵያ ሰዓት በማታ ላይ ነው የምተኛው

ምን አይነት መሳሪያዎች ትጠቀማለህ? እንግዲህ ለስራ መስሪያዎች ከሆነ ብዙ አይነት መሳሪያ እጠቀማለሁ። ብዙ እቃዎች ማረሻ ሊሆን ይችላል አካፋ ዶማ ሊሆን ይችላል። እነዚህ መሳሪያዎች እንጠቀማለሁ የስራ መስሪያ መሳሪያዎች ከሆነ። ሌላ መሳሪያ ከሆነ እንግዲህ አላውቅም ግን ይሄን መጠቀም

"ሳንደል ትለብሳለህ?" ሳንደል ማለት፤ አምባሳደር ነጠላ ጫማ ነው። አይ እሱን እንግዲህ ለብሼ አላውቅም። ብዙ የገጠር ሰዎች ግን ይለብሳሉ፤ እኔ ግን አሁን ልመልሰው የምችለው ለብሼ አላውቅም፤ አልለብሰም። እኔ የምጠቀመው ሲኒከር ጫማዎች ምናምን ስለሆነ፤ ስለ ሳንደል ለብሼ አላውቅም።

በስራ ላይ ችግሮችን ትፈታለህ? አዎ በስራ ላይ ችግሮችን ለመፍታት ለማወያየት እሞክራለሁ በስራ ላይ እንግዲህ ብዙ አይነት ችግሮች ሊገጥሙ ስለሚችሉ በማወያየት ነገሮችን በማቀላጠፍ ነገሮችን ለመፍታት እሞክራለሁ በስራ ላይ ችግሮችን በደንብ አድርጌ ለመፍታት እየሞከርኩ ነው

በስራ ስንት? ጥሪ ታደርጋለህ በስራ እንግዲህ ብዙ አይነት ጥሪ አደርጋለሁ በስራ ብዙ አይነት ነገር ለማሰራት ሊሆን ይችላል። እንዲሁም ስራ እንዲያግዙኝ አይነት ለማድረግ በስራ ብዙ አይነት ጥሪ አደርጋለሁ። ቢያንስ አስር ከዛም በላይ ጥሪ ላደርግ እችላለሁ

ምን አይነት ጥቅማ ጥቅም ጥቅሞች አሉህ ለሚለው ብዙ አይነት ጥቅማ ጥቅሞች አሉ በስራ ጉዳይ ከሆነ ጠንካራ ሰራተኛ ከሆነ ብዙ አይነት ጥቅማ ጥቅም በብር መልክ በተለያየ መልክ ሊሆን ይችላል እነሱ ጥቅማ ጥቅሞች ሊያገኝ ይችላል እኔም ላገኝ እችላለሁ ማለት ነው። እንደዚህ አይነት ጥቅማ ጥቅሞች አሉ እኔ ጋር

እቃ ቁጥጥር ታደርጋለህ? እንደሚለው እቃ ቁጥጥር አደርጋለሁ። ያሉኝን እቃዎች እንከባከባለሁ እቆጣጠራለሁ ምክንያቱም እንዳይጎዱ እንዳይሰበሩ እንዳይበላሹ። እንክብካቤ አደርጋለሁ እቆጣጠራለሁ በተገቢም ሁኔታ እይዛለሁ አስቀምጣለሁ ስለዚህ እቆጣጠራለሁ

መጠበቅ ታግድ ነው? መጠበቅ ወይም ማገድ? አዎ እንግዲህ መጠበቅም ሆነ መታገድ ከብቶችን ላግድ እችላለሁ የተለያዩ እንሰሳቶችን ላግድ ልጠብቅ እችላለሁኝ። እዚህ መጠበቅም መታገድም ነው ተመሳሳይ

ባህላዊ ልብስ ትለብሳለህ? ባህላዊ ልብስ እለብሳለሁ ባህላዊ ልብስ። በተለይ አሁን በሀገራችን ዛሬ ይሄንን ድምጽ እየቀዳሁ ባለውበት ነገ የገና ባህልን ወይም ክሪስማስን እናከብራለን ስለዚህ ባህል ልብስ እለብሳለሁ። የጥምቀት የባህል ልብስ ተጠቃሚ ነኝ። እንዲህም የመስከር ስለዚህ የባህል ልብስ በደንብ እለብሳለሁ

የቀረ ምግብ ትበላለህ? የቀረ ምግብ እኔ ብዙም ፍላጎት የለኝም አልበላም ግን አንዳንዴ የምበላቸው ምግቦች አሉ የቀረ ምግብ ለምሳሌ ከሰው የተነሳ ወይም የተረፈ ስጋ ነክ ወይም በሀገራችን ጥብስ ተብሎ የሚጠራውን ምግብ መመገብ እችላለሁ። የተለያየ እንግዲህ ከዚህ ውጪ አትክልት እንዲሁም የተለያየ ነገር ብዙም ደስተኛ አይደለሁም። ስለዚህ የቀረ የቀረ ምግብ ለመመገብ ብዙም አያስደስተኝም እና ያው የቀረ ምግብ አልፈልግም

ስንት ትራስ ትጠቀማለህ? የምትጠቀመው ትራስ አንድ ነው ምክንያቱም እኔም አንድ ስለሆንኩኝ የምትጠቀመው ትራስ አንድ ነው ከዛ በላይም የመጠቀም እንትን የለኝም ፍላጎት እና የምትጠቀመው ትራስ አንድ አሪፍ ትራስ አለ እሱን ነው። በተገቢው መልኩ የምትጠቀም አንድ ትራስ ነው ያለኝ

ገንፎ ትበላለህ? አዎ ገንፎ እወዳለሁ ገንፎ እመገባለሁ ገንፎ በጣም አሪፍ ከሚባል የምግብ አይነት ገንፎ ነው። በሀገራችን እንግዲህ ገንፎን ተጠቃሚ ነው። ገንፎ ሴት ልጅ ስትወልድ ልጅ ስትወልድ ገንፎ እንጠቀማለን ገንፎ እንበላለን ገንፎ ከተለያየ እህል ዘሮች የሚደዘጋጅ ሲሆን። ከቦቆሎ ከገብስ ከአጃና ከስንዴ ተቀላቅሎ እንዲሁም አንዳንዴ ትንሽ ጥየፍም ሊጨመርበት ይችላል። ከነሱ የተቀላቀለ እንግዲህ ገንፎ ይዘጋጃልና በጣም አሪፍ ነው። እወዳለሁ

ምን አይነት ቦርሳ ትጠቀማለህ? ምን አይነት ቦርሳ? የምጠቀመው የልብስ ቦርሳ ነው የምጠቀመው ወይም ከሸራ የተሰራ የሚመስለው የጠንካራ የልብስ በቃጫ መልክ የተሰራ ቦርሳ እጠቀማለሁ። ምክንያቱም ጥንካሬ ስላለው እሱን ነው በብዛት የምጠቀመው

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ በተለይ በሀገራችን በዓል ሲሆን እንደ ጥምቀት ገና ፋሲካ እንደውም እንቁጣጣሽ ሲሆን የምመኘው እረፍት ነው ምክንያቱም በዚያ ሰዓት ሄዶ ቤተሰብን መጠየቅ በባል ተሰባስቦ መጫወት ነገር ስላለ በእዛ ጊዜ የምመኘው እረፍት ቢኖር በእዛ ጊዜ ነው።

ስራዎችን በቅደም ተከተል ታስቀምጣለህ አዎ ስራዎችን የምሰራቸውን ስራዎችን በቅደም ተከተል አስቀምጣለሁ። ለመስራት ምቹ እንዲሆኑ ለመስራት ጥሩ እንዲሆኑ ስራዎችን በቅደም ተከተል። ምክንያቱም ዛሬ መስራት ያለብኝን በደንብ እሰራለሁ ነገ ደግሞ ያለውን በቅደም ተከተል ስላስቀመጥኩት እሰራለሁ

በእጅ የሚሰራ ስራ ታደርጋለህ በእጅ የሚሰራ ስራ እሰራለሁ ቆፍራለሁ አርሳለሁ አርማለሁ ኮተኩታለሁ እንዲሁም የሂሳብ ስራዎችን እሰራለሁ የተለያዩ እንደዚህ የኦንላይን ስራዎችም። በእጅህ የሚሰሩትን ሁሉ። እሰራለሁ እና የሚሰሩትን እሰራለሁ

የደንበኛ እርካታ ተሳውቃለሁ ደንበኛ ከረካ ደስ የሚል ፊት ካሳዬ አሳውቃለሁ። በደንብ አሳውቃለሁ ምክንያቱም ረክቶ ለኔም እርካታ ስለሆነ የደንበኛን እርካታ በደንብ አሳውቃለሁኝ ምክንያቱም ለነገ ለቀጣይ ገቢ ስለሆነ አሳውቃለሁ